ክረምት ክረምት ከሆነ ያው ሱሪ፣ ቡትስ እና ጃኬት፤ ሹራብ አርጌ ከላይ ጃኬት አረጋለሁ። በጋም ከሆነ ደግሞ ሸሚዝ እና ሱሪ ወይም ቀሚስ አረጋለሁ፤ ያው ፀሀይ ስለሚሆን ቀለል እንዲለኝ ማለት ነው። ሸሚዝ ነው ብዙ ጊዜ ማረገው። ቀሚስም አረጋለሁ አንዳንዴ ግን ሱሪ አረጋለው ብዙ ጊዜ የጨረቅ ሱሪ ምክንያቱም ያው የቢሮውን የቢሮውን የአለባበስ መስፈርት ለመጠበቅ ማለት ነው። ጅንስ አይቻልም ሌላ በጣም አጭር ቀሚስ አይቻልም፤ ቀሚስ ከሆነ እስከ ጉልበት ድረስ የሚደርስ ቀሚስ እና ከለይ ሸሚዝ፤ ማለት ገላ ማያሳይ ሸሚዝ ማለት ነው ወፈር ያለ ሸሚዝ አረጋለሁኝ ያው ክረምት ጫማ ያው የሴት ልጥፍ ጫማ ነው ማረገው እኔ ብዙ ጊዜ ይሄ ሂል ያለው ጫማ ብዙም ስለማይመቸኝ እሱን አላረግም። ክረምት ከሆነ ደግሞ ያው ግዴታ ስለሆነ ቡትስ ያው ጭቃ ስለሚሆን ቡትስ ሹራብ ከሹራብ ላይ ጃኬት እንደዚህ ነው ማረገው፤ የቢሮ አለባበሴ ብዙ ጊዜ እንደዚህ ነው የእኔ

አዎ። በተለይ ቤቴ ውስጥ እቃ ቁጥጥር አረጋለው። ምክንያቱም ብዙ የቤት ስራተኞች ገብተው ስለሚወጡ። ይዘው ሊወጡ ይችላሉ። ስለዚህ በየጊዜው አያለሁኝ እቃዬን ግዴታ ነው። ከዛ አንዴ አንዴ ከጠፋ እኔ ካለየሁት አላስታውሰውም ድንገት ስፈልገው ነው። ሚጠፋብኝ የት ሄደ ምናምን ምለው ስለዚህ በየጊዜው ምንድነው? አያለሁኝ እቃዎቼን አያለሁኝ። የጎደለ ነገር ካለ ከስሩ ከመጀመሪያው የት ሄደ ይሄ እቃ ብዬ ትላንትና ነበረ ዛሬ የለም። የት ሄዶ ነው? ብዬ ከስሩ አገኘዋለሁ ማለት ነው። ስለዚህ የእቃ የቁጥጥር አደርጋለሁኝ ያው